ኮፍያ ማድረግ ትወዳለህ ወይ? አዎ ኮፍያ ማድረግ እወዳለሁ ያስደስተኛል አንዳንዴ ለዝነጣ ማድረግ እንችላለን እንደገና ደግሞ ከፀሀይ ራሳችንን ለመከላከል ልንጠቀም እንችላለን። አንዳንዴ ኮፍያ ሲመረቱ ለውበት ለዝነጣ የሚመረቱ አሉ እንደገና ደግሞ ለራስን ለመጠበቅ የሚጠቀሙታል ማለት ነው። ከፀሀይ ለመጠቀም እና ፀሀይ አሁን ለምሳሌ በስድስት ሰዓት በሰባት ሰዓት ለምሳ በምንወጣበት ፀሀይ ኮፍያ ብናደርግ ጥሩ ነው። እንደገና ደግሞ አንዳንዴ ደግሞ ፀጉራቸው ገባገባ ያለባቸው ሰዎች መላጣ የሆኑ ሰዎች ኮፍዬ ይጠቀማሉ ማለት ነው። አንደኛም ለውበት ነው ሁለተኛ ደግሞ ራሳቸውን ለማስተካከል ነው። እንደገና ደግሞ አንዳንዴ ኮፍያ የሚያደርግ ሰው አለ። ሁሉም ሰው አያደርግም በአብዛኛው መላጦች እንደገና ደግሞ የሚያምርባቸው ሰዎች ከፊታቸው ሸፒ አንፃር ይጠቀማል ማለት ነው። ኮፊያን እና እኔ ኮፊያን እወዳለሁ

ቀርካሃ በአካባቢያዊ ያድጋል? አዎ ያድጋል ብዙ አትክልቶች ያድጋሉ ለምሳሌ በእኛ አካባቢ የሚያድጉ ዋንዛዎች ንስሃኖች ሚሞች ዋርካዎች ባህር ዛፎች ምናምን ይበቅላሉ አሁን ባህር ዛፍ የመጣ በአጼ ምኒልክ ዘመን ሲሆን ከባህር ከአውስትራሊያ ሀገር ከሚባል ሀገር ነው በባህር አቋርጦ የመጣና በባህር አልፎ ስለመጣ ነው ባህር ዛፍ የተጣለ ማለት ነው እና ብዙ አይነት ዛፎች አሉ ግን እኔ የሚመቹኝ አይነት የዛፎች አይነት ሀገር በቀል የሆኑ ዛፎች በራሳቸው በተፈጥሮ የሚያደርጉት ጫካ የሚሆን እኛ ሳንተክላቸው ሳይሆን ራሱ ምድሩ የፈጠራቸው የተፈጥሮ የዛፍ አይነቶች ናቸው እነዛ ደስ ይሉኛል ምክንያቱም አንደኛ ተመጋጋሚ ናቸው ከተፈጥሮ ከምድር ጋር እንደገና ደግሞ ውሃውን በደም ያሻሙትን ጥሩ ናቸው እኛንም የሚያገለግሉን ከሌላ አካባቢ የምመጡት ግን እኔ ብዙም ጠቀሜት አይታየኝም እና ቀርቃም በአካባቢያችን ያድጋል ለብዙ ነገር ይጠቅማል ለኛውም በእኛ አካባቢ ሰዎች ገበሬዎች ለዱላዩ ያገለግሉታል እንደ መያዣ አድርጎ ያገለግሉታል ማለት ነው እና ብዙ ጥቅም ይሰጣል ቀርቅሃ እና ለቤት መስሪያነት እንዲያገለግል ይችላል ለቁሳቁስ መስሪያነትን ደግሞ አለ ብዙ ጠቀሜቶችም ይውላ ማለት ነው ቀርቀሃል

በባህላችሁ እንዴት? ሰርግ ይከናወናል በእኛ በባህላችን እንደ ኢትዮጵያ ባህል ሰርግ የሚከናወነው መጀመሪያ ሁለት ሴትና ወንዶች የሚተዋወቁ ከሆነ የሚፋቀሩ ከሆነ መጀመሪያ ወንድየው ለሴቷ ወገን ሽማግሌ ይልካል ማለት ነው። ልጃችሁ ለልጄ ብሎ ያ ሽማግሌ የሚልከው ሶስት ሊሆኑ ይችላል ይችላሉ ሽማግሌዎች። ከቤት ይገባሉ ከሴትየዋ ቤተሰቦች ቤት እነሱ ቆመው ልጃችሁን ለልጄ ካላላችሁ አንቀመጥም ይላሉ። በቃ ወላጆች ስለልጄ የምጠይቁት ነገር አለ ሽማግለጫዎቹ ምንድነው? የሚሰራው ስንት አመቱ ነው? የት ነው አገሩ? ምንድነው ስራው? ምን ያህል ይከፈለዋል? እንዴት ነው የሚያኖራት ይወዳታል ወይ ይተዋወቃሉ ወይ የሚሉ? ተመሳሳይ አይነት ጥያቄዎችን በመጠየቅ ስለእሱ ለማጣራት ይሞክራሉ። ቤተሰቦቹ እና ጥሩ ከሆነ ምላሻቸው በእነሱ እይታ ሰውየው ጥሩ ከሆነ ልጅየው ለልጃቸው ፍቃድ ሰተው ቀን ተቆጥሮ ይሄዳል ማለት ነው። በዚህ መሰረት ቀን ከተቆጠረ በኋላ በባልየው ወገን በሴትየዋም ወገን ድግስ ይደገሳል ዘመድ ጎረቤቱ ይጠራል ማለት ነው። በዛን ጊዜ ሰርግ ይከናወናል ማለት ነው። እና አሁን በዘመኔ መንገድ ግን ብዙም እየቀረ ነው። አሁን በውጮች ምናምን በምንሄድበት ጊዜ ዝም ብለው ነው በቃ ከተፋለጉ ወደ ፍርድ ቤት ምናምን ሄደው ተጋብተናል ይላሉ ይህ ግን መሆን የለበትም። መጀመሪያ እንደኛ ባህል ሰርግ በዚህ ሁኔታ ነው የሚከናወነው ማለት ነው። ሰውየው ጥሎሽ ይጥላል ለሷ ብዙ አይነት ወርቅ ጌጣ ጌጦችን ልብሶችን ለሷ ስጦታ ይሰጣል ማለት ነው። እና እሷ ይወስዳታል ማለት ነው እንደዚያ ያኖራታል ልጆች ይወልዳሉ ማለት ነው። እና ይሄን ይመስላል የኛ የባህላችን ባህላችን እንዴት ሰርግ እንደሚደረግ ማለት ነው። አሁን እንኳን ሰርግ ብዙውን ጊዜ አሁን ብዙ መኪና ምናምን ሀብታሞች እየሰጡ ነው ይሄ ግንሰው እንደያውቁ ሊሰጥ ይችላል ማለት ነው። አሁን ሽማግሌ ብዛት ሶስት ሊሆን ይችላል እንደገና አራት ሊሆን ይችላል ግን የሚሆነው ዋናው ልጁ ጥሩነቱን ይገልጻሉ እውነቱን በመናገራቸው ይሄ ባህላችን ነው መጀመሪያ ሽማግሌዎች ነው የሚገቡበት ማለት ነው። ልጆቻችን ብቻ ስለተፋቀሩ አይጋቡም። ትላልቅ ሰው በመግባት ጉዳዩን አጥንቶ ለትዳር ያዘጋጀዋን ማለት ነው። የነሱን ግንኙነት ማለት ነው ወደ ትዳር ይቀይረዋል ማለት ነው። አመሰግናለሁ። በእኛ ሰርግ እንደዚህ ነው ሰርግ የሚካሄደው በእኛ በዓል ማለት ነው። ይሄንን ይመስላል በጥቂቱ በትንሹ በብዛቱ ማለት ነው። ይሄን ይመስላል

ስንት? ኢሜል ትልካለህ እኔ በቀን ለምሳሌ ብዙ ኢሜል ልልክ እችላለሁ ወደ ለጓደኞቼ ኢሜል ላደርግላችሁ እችላለሁ ለምሳሌ እኔ የዩንቨርስቲ ተማሪ እኔን ብዙ ጓደኛ አለኝ ምሳ እንብላ ብዬ ኢሜል ላደርግላችሁ እችላለሁ ክላስ አለ ብዬ ኢሜል ላደርጋችሁ ቢያንስ በቀን እኔ እንደኔ አንድ አስሬ ኢሜል ልልክ እችላለሁ ማለት ነው። ይህም የሆነው እንደኔ ነው ብዙዎቹ ሰዎች ስራ ያለባችሁ እስከ መቶ ምናምን ሊልኩ ይችላሉ እንደ ስራ አገልግሎት ስለሚጠቀሙን ማለት ነው። እና በቀን አንድ ሰው ሊሚት የለውም እስከፈለከው ድረስ ገደብ የለውም መላክ ይቻላል መቀበልም ይቻላል ማለት ነው። ኢሜልና አንድ መልእክት ወደዛኛው መልእክት ለማሳወቅ የምንጠቀምበት አንዱ የመተግበሪያ አይነት ነው ማለት ነው። ኢሜል እና እኔ በኢሜል ውስጥ ቀን ውስጥ ብዙ አይነት አምስት ስድስት ኢሜሎችን ልትጠቀም እችላለሁ ማለት ነው። እነዚህ ኢሜሎች ብዙ አይነት መረጃዎችን ይይዛሉ። የጓደኝነት አለ የስራ አለ እና ብዙ አይነት እንትን አለና ኢሜልም በቀን አስር ልጠቀም ይችላሉ

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት እወዳለሁ ምክንያቱም ፎቶ ማለት ምን ማለት ነው? መጀመሪያ ፎቶ ማለት የእውነታውን የእውነታውን የእውነታውን ነገር በምስል ማስቀረት ማለት ነው። አሁን ለምሳሌ አንድ ሰው ሰርግ ሲያደርግ ፎቶ የምናነሳው እኮ ነው በሌላ ቀን በዛን ሰዓት የነበረውን ድርጊት በፎቶ ልናስታውሰው እንችላለን ማለት ነው። እና ፎቶ አለማችን ላይ ብዙ ሰዎች አሉ። ስልክ ያላችሁ በሙሉ ፎቶ ይጠቀማል ፎቶ ማለት የኛ ቴክኖሎጂ ሲሆን አንድ ነገር በምስል ማስቀረት ነው የዛን ተመሳሳይ ነገር በምስል ማስቀረት ነው። የራሳችን ሊሆን ይችላል የተለያዩ ዝግጅቶችን ሊሆን ይችላል። እና ፎቶ ምንድን ጥቅም ይኖረዋል ያለፈውን ነገር እንድናስታውስ የነበረውን እንድናስተውል ያደርገናል ማለት ነው። እና በአሁኑ ሰዓት ጥሩ ነው ማለት ነው። ፎቶ የሚሰጥ ፎቶ እንዴት ይሰራል በቅርቡ ጊዜ እንደተመሰ እንደተሰራ ነው። ማወቅው እኔ እና ፎቶ የሚሰራው በካሜራ በሚባል ቴክኖሎጂ ተነስቶ እሱ ፎቶውን ያስቀረዋል ማለት ነው። ይሄ ፎቶ ምንድነው? የአንድ ነገር የአንድ ነገር ተመሳሳይ ግልባጭ ነው ማለት ነው። እና ፎቶ ማንሳት እወዳለሁ በቀን ቢያንስ ሁለቴ ሶስቴ ልነሳ እችላለሁ። ግን እንደ ፕሮግራሙ አይነት ነው ፕሮግራም በሚኖርበት ሰዓት በተሻለ ካሜራ ብዙ ፎቶ ልነሳ እችላለሁ። እንደገና ደግሞ አንዳንዴ ምንም ሳንነሳ ምውልበት ቀን ይኖራል ማለት ነው። ይህን ይመስላል ስለ ፎቶ ያለኝ ገለጻ ማለት ነው

ከልጅነትህ የምትዘክረው ነገር አለ? አዎ እኔ እዘክራለሁ በመንፈሳዊ ለምሳሌ የቅድስት ድንግል ማርያምን በሃያ አንድ መታሰቢያ አድርጌ እዘክራለሁ የእናታችን የቅድስት ድንግል ማርያም የ የአረፈችበት በዓል ነው ማለት ነው። ይሄም እዘክራለሁ እንደገና አሁን ዝክር ስንባል ለምሳሌ እንደኛ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱሳኖችን በዓል መሰረት በማድረግ ልንዘክራችሁ እንችላለን የምንዘክራቸው ምንድነው የነሱ መታዘቢያ ማድረግ የነሱን ሬድኤት በረከት ቃልኪዳን ለማግኘት ነው ማለት ነው። እንደገና ደግሞ በአለማዊ ስኔድ የሰማዕታትን የአድዋ ላይ ለምሳሌ የቷ የሞቱትን እነሱን መታሰቢያ በማድረግ ዝክር ሊዘከር ይችላል። እንደገና ደግሞ ዝክር ማለት አንድ ነገር ማስታወስ ማለት ነው። ስለ ያን ነገር የሆነ ነገር በማድረግ ማስታወስ ማስታወስ ማለት ነው። እና ከልጅነቴ ጀምሮ እዘክራለሁ ማለት ነው የምዘክረው ነገር አለ ማለት ነው። ይሄን ይመስላል

እሺ ማህበራዊ ሚዲያ ትጠቀማለህ የሚል ጥያቄ ነው? ያው ዘመኑን እንደምታውቁት የቴክኖሎጂ ዘመን ነው። በቃ ይሄ ቴክኖሎጂ ደግሞ ሰውና ሰውን ለማገናኘት ቀልል ለማድረግ የተፈጠረ ነው እና ሰዎችን በደንብ ለመግባባት ሶሻል ሚዲያን መጠቀም ግዴታ ነው። ስለዚህ ሶሻል ሚዲያ እጠቀማለሁ። ብዙ የሆነ ሶሻል ሚዲያዎችን እጠቀማለሁ በይበልጥም የምጠቀመው እኔ አሁን ሶሻል ሚዲያ ውስጥ አንዱ ቴሌግራም ነው። ቴሌግራም ላይ ግሩፖችን እቀላቀላለሁ ያ ቀል አዲስ አዲስ የመጡ መረጃዎችን አገኛለሁ ቻት ማድረግ ሰዎች ጋር እንደዛ ነው። በይበልጥም ምጠቀመው እሱን ነው እዛ ውጪ ላይ ቲክቶክ አለ መዝናናት ስፈልግ የሆነ መልእክትን ማግኘት ስፈልግ ቲክቶክ እጠቀማለሁ። ፌስቡክ እንዲሁም የመጀመሪያ የምናውቀው የዚህ ማህበራዊ ሚዲያ ፌስቡክ ነበር። እና ፌስቡክ ጋር ደስ ደስ የሚሉ የሆነ የተለያዩ አይነት እንትኖች ዩዘር ኔሞችን ራሱ ብታዩት በቃ የመጀመሪያ ልጅ ፍነስ ምናምን ስለሆነ የነበሩ የሚያስቁ ምናምን ነበሩ። የምናወራቸው ወሬዎች ራሱ በቃ እንደዛ ነበሩ እና ብዙ ሶሻል ሚዲያ ለምሳሌ አሁን ወደ ትምህርቱ አለም ስንመጣ። ዩቲዩብ በደንብ በቃ ዩቲዩበር ላይ ያተኮረ እንትን እንጠቀማለን የሆነ ነገር ስንፈልግ ከበድ ሲለን ቪዲዮ ማየት ማንበብ ፒፒቲው ምናምን የሆነ ነገር ሲከብደን። አብዛኛውን ጊዜያችንን ዲቤት የምናደርገው ከዛ እንትኑ ጋር ነው ከዩቲዩብ ጋር ይሆናል ማለት ነው። ሶሻል ሚዲያ በጣም ነው የምጠቀመው። ይሄን ይመስላል አመሰግናለሁ።

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ ቀዝቃዛ የአየር ሁኔታ አንዳንዴ ያስደስታል አንዳንዴም ደግሞ ይደብራል። አሁን ለምሳሌ ቀዝቃዛ የአየር ሁኔታው አሁን ለምሳሌ ጠዋት ጠዋት ይበርዳል። ስለዚህ ቀዝቃዛ አየር ሁኔታውን ማለት ካለው አንተ ከተፈጥሮ ከምትፈልገው ሙቀት በታች ሲያጋጥም ማነው የከባቢ አየሩ ሲቀዘቅዝ ማነው ይሄ የከባቢ አየሩ ደግሞ ሲቀዘቅዝ አንተ እንዴት አድርገህ ልታስተካክለው ትችላለህ የቀዘቀዘውን ሙቀት ብዙ ልብስ ወፍራም ልብሶችን በመልበስ ሙቀት ልትሰበስብ ትችላለህ ማለት ነው። ይሄ ሙቀት ደግሞ አንተን ይጠቅመሀል ማለት ነው። ምን ሊያደርግልህ ይችላል ብዙ አገልግሎት ሊሰጥ ይችላል ማለት ነው። እና አንዳንድ ሰው ቀዝቃዛ ማይወዱ አሉ አሁን እኔ እንደ ኢትዮጵያ ወይም እንደ አፍሪካ ስናየው የኛ የአየር ንብረት አይደለም። ያለው ሙቀት የሚባል የአየር ንብረት ነው ያለው በሌሎቹ ለምሳሌ በአንታርቲካ በአውስትራሊያ እና በሩሲያ ጫፎች አካባቢ በሚገኘው አካባቢዎች ቀዝቃዛ ናቸው። ይሄ ቀዝቃዛ የበረዶ ግግር ምናምን ያለበት ቦታ ነው። እኔ የበረዶ ግግር ደግሞ ምንድነው የሚሆነው እንዲቀዘቅዝ ያደርገዋል ማለት ነው። ይቀዘቅዝሀል ስለዚህ እኔ የቀዘቀዙ አለባበሳቸው ራሱ ይለያያል በሙቀት ያለ በሙቀት አካባቢ የሚኖሩ ሰዎች እና በቀዝቃዛ ቦታ የሚኖሩ አካባቢ ነዋሪዎች ሰዎች ይለያያሉ። በሙቀት የሚኖሩ ሰዎች ብዙም ልብስ ስስ ልብስ ነው የሚለብሱት። ሙቀት ነው ዛፍ ነው ጥላ ቦታ ይወዳሉ ምናምን በቀዝቃዛ ደግሞ ያሉ ሰዎች ሽፍንፍን ብለው ነው የሚለብሱት በጣም ብዙ ወፋፍራም ነፍሶችን ይለብሳሉ። ማክስ አድርጎ ነው የሚዞሩት ምናምን ከቅዝቃዜው ለማምለጥ ማለት ነው። ሙቀት ላይ ደግሞ ብዙ ሰዎች አየር ንፋስ ምናምን ዛፎች ጋር ተጠግቶ ይኖራሉ ማለት ነው። እና እኔ አካባቢ ቀዝቃዛ የአየር ሁኔታን እወዳለሁ ሙቀትንም እወዳለሁ። ግን ማስተካከል እንችላለን ቀዝቃዛውን ትንሽ እንዲሞቀነ ከሙቀቱ ትንሽ እንዲቀዘቅዘነ ማድረግ እንችላለን ማለት ነው። እንደነገርኩህ በብዙ አካባቢ አፍሪካ ሞር እኛ ሞቅታ አየር ስለሆነ ሞቅታ አየር ነው የለመድነው ማለት ነው። ቀዝቃዛ አሁን እኔ ብሄድ በቀዝቃዛ አካባቢ ለመላመድ ጊዜ እፈልጋለሁ ማለት ነው። ይሄን ይመስላል ሀሳቤ እኔ ቀዝቃዛ አየሩ እውነት እወዳለሁም አልወደውም የሚለውን ለመወሰን እኔም ሞቃት ቢሆን ይሻላል ግን ቀዝቃዛ ነው አልጠላም ማለት ነው። ይሄን ይመስላል ሀሳቢ

የእቃ ቁጥጥር ታደርጋለህ ያው የእቃ ቁጥጥር አደርጋለሁ ለምሳሌ እኛ ሱቅ እያለን የእቃ ቁጥጥር አደርጋለሁ ምን ተሽጧል ምን አልተሸጠም ምን ጎሏል ምን አዲስ ነገር አለ ምን ተሰብሯል የሚለውን ቼክ አደርጋለሁ ማለት ነው። ለምሳሌ እኛ መደብር እያለን የእቃ መሸጫ አዳዲስ እቃዎች ሲገቡ ቁጥጥር አደርጋለሁ እመዘግባለሁ እንደገና ደግሞ በሚሸጡ ጊዜ እመዘግባለሁ ብዛታቸውን መጀመሪያ መዘግባለሁ እንደገና ደግሞ ሲሸጡ ብዛታቸውን መዘገባለው እና ቀሪውን አሰላለሁ ማለት ነው። ደግና ደግሞ የተሰበሩትንም እለያለሁ መዘግባለው ቁጥጥር አደርጋለሁ እንደ ባለቤትነቴ ማለት ነው። እና ይሄንን ቁጥጥር እያደረኩ አዲስ እቃ ምን መግዛት እንዳለብን መረጃ ስላለኝ የትኛውን መግዛት እንዳለብን ማለት እርሱን እገዛለሁ እሸጣለሁ አስመጣለሁ ማለት ነው። የእቃ ቁጥጥር አደርጋለሁ አንዳንድ ቦታዎች ላይ ደግሞ በጣም ብዙ እቃ ቁጥጥር የማይደረጉ ቦታዎች አሉ። አሁን ለምሳሌ በጣም እቃ ሲበዛ ምናምን ቁጥጥር ለማደርግ ይከብዳል። ስለዚህ ቁጥጥር እቃ የሚያደርጉ ሰዎችን ልንቀጥር እንችላለን ማለት እነዚህ ቁጥጥር የሚያደርጉ እቃዎች ለእኛ ነው። ጠቀሜታው ኪሳራችን ትርፋችን ለመቅረድ እና እና እቃችን እንዳይሰረቅ እንችላለን ማለት ነው። እንደገና ደግሞ ቁጥጥር የምናደርገው ብዙ ጠቀሜታ ለቁጥጥር የምናደርገው በቴክኖሎጂ በመታገዝ ልናደርግ እንችላለን እንደገና ደግሞ በእጃችን በመቁጠር ልናደርግ እንችላለን በአይናችን እያየን ማለት ነው። እና ይሄን ይመስላል ብዙ እቃ ካለን እንደሚያስፈልገው ሰራተኛ መጠን እየቀጠርን እንድን ስራውን በስትክክል ልንሰራ ይገባል። ዞሮ ዞሮ ግን የእቃ ቁጥጥር ማድረግ ጥሩ ነው ማለት ነው። እና እኔ የእቃ ቁጥጥር አደርጋለሁ ማለት ነው።

በምን ሰዓት ትነሳለህ? እኔኔ የምነሳው ብዙን ጊዜ ጠዋት ላይ ነው ግን አንዳንዴ አምሽቼ ተማሪ በመሆኔ አምሽቼ ስተኛ ለምሳሌ ስድስት ሰዓት ሰባት ሰዓት በምንተኛበት ጊዜ ትንሽ ከምተኛበት ሰዓት ላረፍድ እችላለሁ ለምሳሌ ሁለት ሰዓት ተኩል አንድ ሰዓት ተኩል ሁለት ሰዓት ልነሳ እችላለሁ ከእንቅልፌ ማለት ነው። ይሄም ከጧቱ ማለት ነው እና ይሄ ምንድነው? አሁን እንደ ኖርማል ሰው ስናስበው በአብዛኛው ህዝቡ ሶስት ሰዓት ተኝተው ሁለ አስራ ሁለት ሰዓት ሊነቃ ይችላል በጧት መነሳት ጥቅም አለው። ስለዚህ አስራ ሁለት ሰዓት ሊነሳ ይችላል። ግን እኔ የምነሳው ከእንቅልፌ ኤ ሁለት ሰዓት ተኩል ሁለት ሰዓት አንድ ሰዓት ተኩል እነሳለሁ ማለት ነው። አንዳንዴም ደግሞ አስራ አንድ አንድ ሰዓት እነሳለሁ። አንድ ጠዋት ቀድሞ መነሳት ጥቅሙ ብዙ ነው። ራሳችን ቀድመን እንድናዘጋጅ ለ ቀኑ ለሚመጣው ቀን እራሳችንን በማዘጋጀት እራሳችን በጧት በማዘጋጀት ፊታችን ልብሳችን አልጋችን አንጥፈን ተከታዩን ቀን ብሩህ በሆነ አእምሮ እንድንነሳ ያስችላል። አርፍደን ስንነሳ ግን ቀኑ ይቸኩልብናል ከቀኑ ጋር አ አብሮ መመጣጠን ያቅተናል ማለት ነው። ቸው ቀኑ ስለሚቸኩል እኛ እንዘገያለን እኛ ሰው ሶስት ሰዓት አራት ሰዓት ሲሆን እኛ ገና ከእንቅልፋችን ስንነሳ ከቀኑ ጋር አንጣጣምም ማለት ነው። እና በጊዜ መነሳት ጥቅም አለው ማለት ነው። እና በጊዜ እነሳለሁ እኔ ማለት ነው

ነገሮችን በስርዓት ታስቀምጣለህ? አዎ በነ ነገሮችን ማለት ነገሮች ማለት ሲጀመር ምንድን ያቺ ቁሶች ሊሆን ይችላል ሁሌ ለሰዎች ጫማዎች ሊሆን ይችላሉ እነሱን በስርዓት ነው የማስቀምጠው ምክንያቱም በቀጣዩ ለማግኘት እንዲመቸኝ በስነ ስርዓት ካኖርኩት ለይታም ደስ ይለኛል አንሳያቸውም ደስ ይለኛል እንደገና ደግሞ በምፈልጋቸው ሰዓት ተሎ አገኛቸዋለሁ ማለት ነው እና ነገሮችን በስርዓት ታስቀምጣለሁ ለምሳሌ በደርድሬ በቅደም ተከተል አስቀምጣችኋለሁ በየአይነታቸው በየከለራቸው ላስቀምጣችሁ እችላለሁ ወይም ደግሞ ጫማም ከሆነ በየጫማ ጫማ ቢንቀመጥበት ስፍራ ልብስ ከሆነ ልብስ በሚቀመጥበት ስፍራ ላስስቀምጥ እችላለሁ ማለት ነው በየ ሁኔታው ማለት ነው በየ አይነቱ ላስቀምጥ እችላለሁ ማለት ነው እና አሁን ለምሳሌ ትልቅ አሁንም በየትልቅነቱ በየደረጃው በየሳይዙ ላስቀምጥ እችላለሁ ማለት ነው እና እንደዚህ ልጠቀም እችላለሁ ማለት ነው ነገሮችን በስርዓት ታስቀምጣለህ? የሚለው ጥያቄ በቂ ምላሽ እንዳገኘሽ ተስፋ አደርጋለሁ እና እኔ ደግሞ ተማሪ ስለሆንኩ አብቃ ትንሽዬ ቦታ ስላለችኝ ነገሮችን በስነ ስርዓት በማስቀመጥ ቦታን ልቆጥብ እችላለሁ ማለት ነው ይሄን ይመስላል ያለኝ አመለካከት ስለዚህ ጉዳይ ላይ ማለት ነው ደግሞ ነገሮችን ማስቀመጥ ይጠቅማል እንጂ ምንም አይጎዳም በስርዓት ስርዓት ማለት በጥሩ ነገር ማነው ይጠቅማል እንዴ ምንም የማይጎዳም ስነ ስርዓት ማለት ነው

በቀን ምን ያህል ውሃ ተጠጣለህ? እኔ በቀን ለምሳሌ ውሃ የምጠጣው አንዳንድ ሰዎች በሊተር ያውቁታል እኔ ግን የምጠጣው በኒኬል ነው በሃይላንድ ነው አሁን ዩኒቨርስቲ ከገባው ነው በሃይላንድ ልጠጣ የቻልኩት። እና በቀን ለምሳሌ እኔ የአንድ ሊትር ልጠጣ እችላለሁ አንዳንዴ ግን እንደ አመጋገባችን ነው። እኛ ደግሞ አንዳንዴ ጾም ስለሚሆን ብዙም ጾም በሚሆንበት ጊዜ ብዙ ውሃ ላንጠጣ እንችላለን ምክንያቱም ብዙ ምግብ ላይመገቡ ስለሚችሉ ማለት ነው። እና እኛ በአብዛኛው የምንጠጣው ቢያንስ በቀን እኔ አንድ ሊትር በላይ የምጠጣ ይመስለኛል። ከሁለት ሊትር ግን ሁለት ሊትር የምጠጣ አይመስለኝም። ሁለት ሊተር አቭሬጅ በቃ አንድ ነጥብ አምስት ወይም አንድ ሊተር ነው። ልጠጣ የሚችለው እና ደግሞ እንደ ኢትዮጵያ ስናየው በሊትር አያውቀዉም ምክንያቱም ኒኬል በሚባል መሳሪያ ስለሚጠጣ ምን ያህል ሊትር እንደሚሆን አያገናዘብም። ግን ምን ያህል በቀን ይጠጣል የሚለው ሳይንሱ በቀን ሁለት ሊተር ጠጡ ይላል። እንኩላሊት እንኩላሊታችን በደንብ እንዲሰራ ውሃ ይጠቅማል ይላል። እኛም ለመጠጣት እንሞክራለን ግን እንጠጣለን ማለት ነው ይሄን ይመስላል። በቀን ውሃ ምን ያህል ውሃ ማለት ግን ለሰውነታችን ልንታጠብበት እንችላለን ያለው ጠቀሜታ። እንደገና ደግሞ ውሃውን ብዙ ውሃዎች አሉ ለምሳሌ የታሽጉ ውሃዎች አሉ ቧንቧ ውሃ አለ። በከርሰ ምድር የሚወጡ ውሃዎች አሉ እንደገና በተፈጥሮ የሚገኙ ከጣና ሀይቅ የሚገኙ ውሃዎች አሉ ማለት ነው። እና እነሱ ልንጠቀም እንችላለን ማለት ነው። ለምሳሌ አሁን እኔ ምጠቀመው ቧንቧ ነው። ከመሬት ውስጥ የሚያቀርብልን የከርሰ ምድር የተጣራው የቧንቧ ውሃ እሱን በእሸግ ውሃ በመቅዳት እሱን በሃይለአንድ አንዴ ከቀዳን በኋላ እስከ ሁለት ቀን ምናምን ፊታችን ይታጠብን እየጠጣን ምናምን ሊያቆየን ይችላል። ማለት ነውና ውሃ እንጠጣለን ማለት ነው። ይህን ይመስላል ያለኝ ሀሳብ በዚህ ጉዳይ ላይ

ምን አይነት ስልክ ትጠቀማለህ? ለሚለው እኔ የምጠቀመው ስልክ አሁን የምጠቀመው ሳምሰንግ ነው። ሳምሰንግ ኤ ዜሮ ሳምሰን ኤ አስራ አንድ ነው። የምትጠቀመው ከዚህ በፊት ግን የጠፋኝ ስልክ ደግሞ አለ። ሳምሰን ኤ አስራ አምስት ነው። ከዚህ በፊት መጀመሪያ ስልክ ምንድነው? ማለት ስልክ ማለት ከአፈር የሚሰራ። ለመደወል የሚያገለግል ድሮ ላይ ለመደወል ብቻ የሚያገለግል አሁን ላይ ግን ለብዙ ጥቅም የሚያገለግል መሳሪያ ነው። ዘመናዊ መሳሪያ ነው። ይሄ መሳሪያ ምንድነው? አሁን ላይ የሰዎችን ህይወት በሙሉ ተቆጣጥሯ ማለት እንችላለን። ለምሳሌ አሁን አንድ ወጣት ልጅ ስልኩን ቢያንስ በቀን አምስት ሰዓት ይጠቀማል ማለት ነው። በቃ ለደናም ለመጥፎም ነገር ማለት ነው። እና ስልክ እጠቀማለሁ ምን አይነት ስልክ ላይ የሚለው? ደግሞ እኔ አሁን የምጠቀመው የደቡብ ኮሪያ የሆነው ምርት የሆነውን ሳምሰንግ ስልክ እጠቀማለሁ ማለት ነው። ሞዴሉ ደግሞ አሁን የአሥራ አንድንዱ ከዚህ በፊት ስጠቀሙ የነበረው የአስራ አንዱን ነው። እናቴ ግን የምትጠቀመው በተን ስልክ ነው። እቺ ጠቅጠቅ ምትለዋን ስልክ ነው። እንደገና ወንድሞቼ ደግሞ ሳምሰንግ ምናምን ይጠቀማሉ እንደ ትልቁ ወንድሜ ደግሞ አይፎን ሊጠቀም ይችላል ማለት ነው። እናም ምን አይነት ስልክ የሚለው? ነገር እንደ ገቢያችን አንፃር ሊላይ ይችላል። አሁን ብዙን እንደ ኢትዮጵያ ክፍል ስንየው ሀብታሙ ሰው የሚጠቀመው አይፎን የሚባለውን የአፕል ምርት የሆነውን ነው። የሚጠቀመው እንደገና ደግሞ መካከለኛው ገቢ ያለው ሰው የሚጠቀመው ምንድነው? ሳምሰንግን ነው ማለት ነው። እንደግና ዝቅተኛ ያላቸው ደግሞ ለምሳሌ ቴክኖ ኢንፊኒክስ በተኖች የሚጠቀሙ አሉ ማለት ነው። እና አንዱ ስልክ ከአንዱ ስልክ በምን ሊለያይ ይችላሉ። በአቅሙ ሊለያይ ይችላል በ ሚይዘው ማዕድ የመረጃ ቋቱ ሊለያይ ይችላል። ጥራቱ ሊለያይ ይችላል። እንደገና ደግሞ ምን ያህል ጊዜ የባትሪው አቅም ምን ያህል እንደሚቆይ ይለያያል ማለት ነው። በዚህ ምክንያት ስልኩ በሚለያዩበት ዋጋውም ይለያያል ማለት ነው። ደህና ስልክ ከሆነ ደህና ዝቅተኛ ከሆነ ዝቅተኛ ዋጋ ሊኖረው ይችላል። ሰው ስለዚህ በየአቅሙ ይገዛል ማለት ነው። እና እኔ የምጠቀመው ስልክ በአቅሜ የሆነውን ስልክ ለመጠቀም እሞክራለሁ። እና አዲስ ስልክም ለመግዛት እሞክራለሁ ማለት ነው። ምን አይነት ስልክ ትጠቀማለህ? ለሚለው ማለት ነው ይሄን ይመስላል ሀሳቤ። እሺ አመሰግናለሁ።

በእግርህ ምን ያህል ርቀት መሄድ ትችላለህ? እኔ በእግሬ ምን ያህል ርቀት እንደምችል ለመለካት ለምሳሌ እኔ አንድ ሰው በእግሩ ብዙ ሜትሮች ሊሄድ ይችላል ለምሳሌ ከአርባ ኪሎ ሜትር በላይ ሊጓዝ ይችላል ይሄ ግን የሚወሰነው አሁን ብዙ ሰዎች የሚራመዱት ትንሽ ነው እና ይደክማቸዋል ግን የሰው አቅሙ እስከምን ነው የሚለው ሆን ብዬ ለክቼው አላውቅም። ለምሳሌ ድሮ ትዝ ይለኛል ህፃን እያለሁ ትምህርት ቤት ላይ ከወረታ አዲስ ዘመን ለመሄድ ሞክሬ ነበርና ቢያንስ በግምት የሃያ ኪሎ ሜትር አንድ ሰላሳ አምስት ምናምን ኪሎሜትር ይሆናል። እና ያን ሰላሳ አንድ ሃያ ኪሎሜትር እንደ ተጓዝነ ደስ ይለኛል ትዝ ይለኛል እና ይሄ ደግሞ ትንሽ ደከማን የአየር ንብረቱ ምናምን ትንሽ ሙቀት ምናምን በሚኖርበት ሰዓት ይደክማል ማለት ነው። ግን ከምትወደው ጋር ከምትወደው ሰው ጋር ምናምን መሄድ ያስደስታል ብዙ ኪሎሜትሮችን ልንጓዝ እንችላለን ማለት ነው። እንደገና ደግሞ ማስታወስ ያለብን ነው ኢትዮጵያኖች ከአዲስ አበባ አድዋ ድረስ የኛ ህዝብ ለመዋጋት ከኢትዮጵያ ከተለያዩ ክፍሎች ክልሎች ተነስተው ወደ አድዋ ለመዝመት በአጼ ምኒሊክ ጊዜ የጣሊያን ወረራ ለመቀልበስ ተጉዛዋል ማለት ነው። ምን ያህል በእግራቸው በባዶ እግራችው ምን ያህል ርቀት እንደተጓዙ ለማሳየት ነው? እና እነሱ አባቶቻችን ተጉዘውታል ማለት ነው እና እኛም ጭንቅ ቢመጣ ወይም ለሩጫ ወይም ለውድድር ልንጓዝ እንችላለን ማለት ነው። እኔ ግን ሆን ብዬ ለክቼ ምን ያህል እንደምጓዝ ጉልበቴን አልለካሁትም በሚለው እስማማለሁ ማለት ነው። መቼም ግን እኛ ኢትዮጵያኖች ስንባል ብዙ መንገድ ልንጓዝ እንችላለን ያንን ማለት ነው። ቢያንስ እስከ ሶስት መቶ ኪሎ ሜትር ምናምን ልንጓዝ እንችላለን ማለት ነው። እያረፍን ሊሆን ይችላል ሳናርፍም ሊሆን ይችላል ማለት ነው ይሄን ይመስላል ያለኝ ሀሳብ በዚህ ጉዳይ። እና በእግርህ በምን ያህል ርቀት መሄድ ትችላለህ? ለሚለው ደግሞ እንደገና ሌላ ማነሳው ሀሳብ ሩጮች አሉ ማራቶን ውድድር የሚባሉት ማለት ነው ይሄንን አቅማቸውን አቅም አለኝ እወዳደራለሁ የሚል ሰው በዚህ ሊወዳደር ይችላል ማለት ነው። ያን ኪሎ ሜትር ቀድሞ ማን በጨረሰ ማን ያንን ኪሎሜትር ተሎ ማን ጨረሰ በሚለው አለም ሩጫ አትሌቲክስ ያዘጋጇል ማለት ነው። ይሄም ክፍያ ብር አለው ማለት ነው። እንደገና ከብዙ ጋር የተወጣጡ ሯጮች ነው የሚሳተፉ በዚህም መሳተፍ እችላለሁ የሚሉት በዚህም ሊሳተፍ ይችላል ማለት ነው አቅም ያለው ሰው ማለት ነው። እና ይሄን ይመስላል እንዳግና ደግሞ በእግር ሪከርዱን የሰበረው የኢትዮጵያ አበበ ባቄላ የሚባል ጥሩ በባዶ እግሩ ሩጦ ያለምን ሪከርድ የሰበረ አለ ማለት ነው። እንደገና ደግሞ አለ ሃይሌ ገብረስላሴ የሚባለው ሯጭ አለ ማለት ነው። በእግራችሁ ብዙ ኪሎሜትሮችን በፍጥነት በመጓዝ የሚታወቁ ብዙ ኢትዮጵያውያኖች አትሌቲክሶች አሉ ማለት ነው። እኔ ይሄን ይመስላል ያለኝ ሀሳብ

የፀሀይ መውጣት ይታየላ አዎ የፀሀይ መውጣት ነው ያለው ፀሀይ የምትወጣው በምስራቅ በኩል ነው የምትገባው በምዕራብ በኩል ነው። እና ፀሀይ የምትወጣው ቢያንስ አስራ ሁለት ሰዓት ላይ ከምናምን ትወጣለች እስከ አንድ ሰዓት ባሉ ትወጣለች ያኔ በምትወጣበት ሰዓት ቢጫ ይሆናል ሰማያዊ ደስ የሚል ከለር ይፈጥራል ማለትንጠ ለእይታ ደስ ይላል ማለት ነው። እና ሙቀቷም ያኔ ጠዋት ላይ በምትወጣ በጊዜ አያቃጥልም። ደስ ነው የሚል እንደውም ቫይታሚን ዲ ይሆናል ማለት ነው እጠቀማለሁ ማለት ነው። እና ያንን ሳይ በጣም ነው ደስ ብዙ ሰዎች ከእንቅልፋቸው ተነስተው የጸዓይ መውጣትን ይጠባበቃሉ ማለት ነው። እና በጉጉት ስጠብቁ ደግሞ ለምን እንደሚጠብቁ ስንል ደግሞ ጥሩ እይታ ስለሚፈጥሩ ጥሩ ደስ የሚል እይታ ይፈጥራል ማለት ነው። በምንአነይበት ጊዜ ፀሀይ ደስ ትላለች ማለት ነው። እንደገና ደግሞ እየወጣች መሃል ላይ መምተን መግዜ ሳይ። የራሳችን አናት ላይ በንቶኒዮን በጊዜሳ ለማየት እንደሳትልም ታቃጥላለች ጉልበቷን የሚበረታን ማለት ነው። እና የፀኝ መውጣትን በደስታ ነው የሚይ። እና ደግሞ አያለሁ እመለከታለሁ ማለት ነው።

ወደ ስራ ምን ልብስ ትለብሳለህ ለሚለው ጥያቄ እኔ በአሁኑ ሰዓት ስራ ስለሌለኝ ወደ ትምህርት ቤት ወይም ወደ ክፍል ስትሄድ ምን ትለብሳለህ የሚለው ጥያቄ ቢሆን እንዴ ደስ ይለኛል። እና አሁን ወደ እኔ ወደ ትምህርት ቤት ወይ ደግሞ ወይ ወይ ወይም ወደ ክፍል ሲሄድ የምለብሰው ልብስ ንጹህ የሆኑ ልብሶችን መልበስ ተመራጭ ምክንያቱም ለሚሰሩ ሰወች ለሚማሩ ሰዎችም ጥሩ ግንኙነት እንዲኖር ማለት ነው። የታጠቡ ልብሶችን ንጹህን ልብሶችን መልበስ ጥሩ ነው። እንደገና ደግሞ ቁምጣ ያልሆኑ ፎርማ የሆነ ተገቢ የሆነ አለባበሱ ለምሳሌ ሱፍ ሙሉ ልብስ ሙሉ ሸሚዝ ንጹህ ጫማ ምናምን መልበስ ጥሩ ነው ማለት ነው። ይሄም ለምንድነው ጥሩ አግባቦት እንዲኖርህ ምክንያቱም ልብስ ማለት የምትለብሰው ልብስ አንተን ነው የሚገልጽ አይደል? ቆሻሻ ልብስ የምትለብስ ከሆነ ይሄ ልጅ ምንድነው የሚባለው? አንተ እንዴት ነው የሚገልጽ ይሄ ልጅ ልብስ ማጠብ አይችልም ንጹህ ነው መጠበቅ አይችልም የሚል አመለካከት እንዲኖራቸው ያደርጋል። አንተ ደግሞ ጥሩ ልብስ የምትለብስ የታጠበ ልብስ የምትለብስ እና አለባበስ የምትችል ከሆነ ይሄ ደግሞ ይሄ ሰውዬ አለባበስ ይችላል ጥሩ ንጹህ ነው። በደንብ የሚጠብቃን ስለዚህ ስራንም በስነ ስርዓት የሚሰራ ሰው ነው የሚል አይነት አስተሳሰብ ስለሚፈጥር ጥሩ ልብስ መልበስ ጥሩ ነው ማለት ነው። ሰዎች አንተን የሚሰጡ አመለካከት የተሻለ ያደርገዋል ማለት ነው። አንዳንዴ ሰዎች ይህንን ለምን ከዚህ ለይተሃል ማየት ይገባናል። ለምሳሌ አንዳንድ ሰው ብር ላይኖረው ይችላሉ የተሻሉ ልብሶች ላይገዛ ይችላል ግን ደግሞ አጥቦ በስነ ስርዓት ሊለብስ ይችላል ማለት ነው። እና ይሄን ይመስላል እና እኔ ወደ ትምህርት ስሄድ ጥሩ ጫማዎችን አጥቤ ያለኝን ጫማ አጥቤ ልብሴን ማጥቤ እሄዳለሁ ማለት ነው። ይሄም ጥሩ የማስተማር ሂደቱን ጥሩ እንዲሁ መምህሩ እኔን ጥሩ እንዲህ እኔ ደግሞ ሌሎችን እንዳልጎዳ እንዳረብሻቸው በሚለው ማለት ነው ይሄን ልለብስ እችላለሁ ማለት ነው። እና ይሄን አይነት ልብስ እለብሳለሁ ማለት ነው

የአትክልት ስራ ታደርጋለህ ወይ? እኔ የአትክልት ስራ አዎ አደርጋለሁ የአትክልት ስራ ማለት አትክልት መንከባከብ፣ መኮትኮት፣ መትከል ሊሆን ይችላል እና እኔ ድሮ ከቤት እያለው አትክልት አበባ እተክል ነበር። ማንጎዎች ነበሩኝ እነሱን ማንጎዎች የተውሶ አፈር እያመጣው እንከባከባቸው ነበር ማንጎችን የተሻለ ምርት እንዲሰጡኝ እንዲያድጉልኝ ተብሎና ጥሩ ፍሬ ፈር ሰጠሁኝ ከእነሱ እንድጠቀም ማለት ነው እና እጠቀማለሁ። እንደገና ደግሞ በሃይላንድ እየቀደድን ሃይላንዱን አበባ እንተክልባችኋለን። ለኛ ውበት ደስ እንዲሉን እንደገና ደግሞ አትክልትን ለመንከባከብ አንዳንዱ ሰው ብር ያለው ሰው አትክልተኞች ሊቀጥር ይችላል ማለት ነው በዚህ ዘርፉ ላይ ሙያ ያላችሁ ሰዎችን አትክልት እንዴት እንደሚያድጉ ቅርጽ እንዲይዙ ውበት እንዲጨምሩ ሚያደርጉ በስሩ የተሰማሩ ሰዎች አሉ በትክክል በሰአቱ ውሃ እያጠጡ በሰአቱ እየኮተኮቱ ቶሎ እንዲያድጉ የሚያስችሏቸው አሉ እኔ ግን እነሱን በመንከባከቤ ለኔ ራሱ የሆነ ደስታን ሚሰማኝ ማለት ነው በተለይ ገጠር አካባቢ ላይ በጣም በስፋት ብዙ አትክልት ስላለ እነሱን ይንከባከባሉ ማለት ነው። ከተማ ላይ እንደዚህ አይነት ነገር ብዙም አይታይም እና እኔ ይሄን እንከባከባለው ማለት ነው። የትክል ስራ ታደርጋለህ ለሚለው ጥያቄ በቂ ምላሽ የሰጠው ይመስለኛል አመሰግናለሁ።

ለስራ ትጓዛለህ? አዎ ለስራ እኔ እጓዛለሁ ለስራ መጓዝ ማለት አንድን ስራ ለመስራት ከአንድ ቦታ ወደ ሌላ ቦታ ልናደርገው እንችላለን ለምሳሌ በመስራት ቤት የምንሰራ ከሆነ ለመስክ ስራ ወደ ባህር ዳር ልንላክ እንችላለን ማለት ነው። ይሄም በቦታው ተገኝተን እንደ ባለሙያነታችን ስለዛ ስራ የተሻለ መረጃ እንድንሰራ ከተፈለገ ወደ ስራ ልንጓዝ እንችላለን ማለት ነው። እንደገና ደግሞ ስራ ማለት አንድን ነገር ለመስራት እስከሆነ ድረስ በብዙ ልንሄድ እንችላለን እንደ ስራ አይነታችን ይለያያል ለ በአብዛኛው ለምሳሌ ከቢሮ የሚውሉ ሰዎች አሉ። ሌላ ቦታ የማይወስዱ ሰዎች አንዳንዶች ደግሞ በተለያየ የቦታ እየዞሩ የሚሰሩ ስሮች አሉ። ለምሳሌ እንደ ኤንጂኦ አይነት ስራዎች ድጋፍና እርዳታ ለመስጠት የሚሰሩ ስሮች እንደገና ደግሞ አንዳንድ የጥናትና ምርምር አይነት ስራዎች ከቦታ ቦታ ሊያንቀሳቅሱን ይችላሉ ማለት ከሀገር አልፎ ከአጉርም ሊያሳልፉን ይችላሉ ማለት ነው። ለአንዳንዱ ሰራ ደግሞ በርቀት ልንሰራ እንችላለን ከቤታችን ተቀምጠን በላፕቶፓችን ወይም በስልካችን ልንሰራ እንችላለን ማለት ነው። የይሄ ደግሞ እንቅስቃሴ አያስፈልግም ማለት ነው እና እንደ ስራው አይነቱ ሊሆን ይችላል። እና እኔ ከሰራለሁ ስራ ልጓዝ እጓዛለሁ ማለት እጓዛለሁ የሚለው እጓዛለሁ የሚለው መልስ ይሆናል ማለት ነው። አመሰግናለሁ

የምትወደው ምግብ ምንድነው? እኔ የምወደው ምግብ ምወደው ብዙውን ጊዜ ሽሮ እወዳለሁ ከጾም ምግቦች ሽሮ እወዳለሁ ድንች ወጥ እወዳለሁ ፓስታ እወዳለሁ ማለት ነው። እነዚህ ምግቦች እወዳለሁ እንደገና ደግሞ ከፍስክ በሚባለው ፍስክ ስጋ ይመቸኛል። ወተት ይመቸኛል እማልወደው ምግብ ጥቂት ምግቦች ናቸው። ለምሳሌ እኔ ማልወዳቸው ለምሳሌ እማልወዳቸው ማለትም ዝምየ የሆነ ማይወደዱ ሁነው ምናምን አይደለም በቃ እኔ እም ልበላቸው የሆነ ውስጤ ላይ የሆነ ስሜት የሌለኝ ማለት ነው። ይሄ ማለት ለምሳሌ እርጎ ለመብላት በቃ ውስጤ ስሜት የለኝም። እና ደግሞ የተለያዩ ምግቦች አሉ ለምሳሌ የዱባ ወጥ ጎመን ምናምን ለመብላት እኔ ደስ አይለኝም ማለት ነው። እና ሽሮ በጣም ይመቸኛል ቀለል ያለ ምግብ ነው ለማ ላመጋገብም ይመቻል ስለዚህ እወደዋለሁ ማለት ነው። እና ይሄን ይመስላል የምወደው ምግብ ማለት ነው

በየትኛው እጅህ ትጽፋለህ በየትኛው እጅህ ትጽፋለህ ለሚለው ጥያቄ እኔ በምጽፈው በየትኛው እጄ እንደሆነ ለመናገር እኔ በግራ እጄ ነው የምጽፈው። ምንድነው? በግራ እጄ የም ጽፈው በልጅነቴ በግራ እጄ ነው የለመድኩት ማለት ነው። ቤተሰቦቼ ምናምን በግራ እጄ ስጽፍ ብዙም እንትን አላላቸውም አልከለከሉኝም እና ምንም ለውጥ የለውም። በቀኝ እጅም በግራ እጅም መጻህ ማለት ነው ምክንያቱም ሁለቱም የእግዚአብሔር ፍጥረት ናቸው ሁለቱም እጅና ያስፈልጋሉ። ቀኝ እና ግራ የሚለው ለመሰየም ያክል ብቻ ነው እንጂ ሁለቱም ጥሩ ናቸው። አንዳንድ ሰዎች አመለካከት አላችሁ ግራ የተንኮል ነው ምናምን ይላሉ። ኖ ይሄም ፍጥረት ነው። በግራ እኮ ጻድቅ ልትሆን ትችላለህ ልትሰጥ ትችላለህ። ቀኝ እጅ ቢቆም በግራ እጅ እኮ ልትኖር ትችላለህ ሊጠቅም ይችላል። ቤተክርስቲያን ሳለምጽዋን ልትሰጥ ትችላለህ እና እኔም የምጽፈው በ ቀኝ በግራ እጄ ነው። ብዙ ሰው ግን የሚጽፈው በቀኝ እጁ ነው። ብዙ ነገሮችም የተሰሩት ለቀኝ እጁ ነው። ምክንያቱም ከመቶ ሰው አምስት ሰው ነው በግራ እጅ ሊጽፍ የሚችል መቶ ሰማንያ አምስቱ የሚሆነው ሰው በቀኝ እጁ ነው የሚጽፍ ማለት ነው። እና እኔ ደግሞ ግን እንደ አጋጣሚ ሆኖ በግራ እጄ ነው ምጽፍ ማለት ነው።

ማታ ከስራ በኋላ ምን ታደርጋለህ ወይም ከጥናት በኋላ ምን ታደርጋለህ? ለሚለው ጥያቄ አንዳንድ መንፈስ የሚያድሱ መጽሐፎችን ልናነብ ይችላል እኔ የሚያዝናኑ መጽሐፍቶችን ልናነብ እንችላለን። እንደገና ደግሞ አንዳንድ አዝናኝ የሆኑ የማህበረ ሚዲያ ቪዲዮዎችን ልንናኝ እንችላለን ማለት ነው። እኔ እንደምን ፈልጎ አንዳንዴ ደግሞ መዝሙር አእምሮአችን እያደስን ልንተኛ እንችላለን ማለት። ምክንያቱም ከስራ ስንመጣ አእምሮአችን ተጨናንቋል ደክሟል በአለማዊ ነገር ስለተጨነቀ ይህንን የተጨናነቀ አእምሮአችንን ፈታ ልናደርገው ይገባናል ማለት ነው። ልናዝናናው እረፍት ልንሰጠው ይገባና እረፍትም የምንሰጠው የተለያዩ እንቅስቃሴዎችን ለምሳሌ ዝም በማለት ሙዚቆችን በማዳመጥ መዝሙራትን በማዳመጥ እንደገና ቪዲዮዎች የሚያስቡ ቪዲዮዎችን በማዳመጥ ወይም ከጓደኛ ጋር በመወራት ራሳችንን ልናዝናናው ከስራ የመጡ አእምሮአችን ልናዝናኑ እንችላለን ማለት ነው። እና እኔ ማታ ከስራ በኋላ የማደርገው ነገር ቪዲዮ ላይ ይችላል ከጓደኛዬ ጋር ልጫወት እችላለሁ ወይም መዝሙር ላዳምጥ ይችላል ማለት ነው። ይሄን መስላን የማደርገው እንትን ማለት ነው።

ጥራት ያለው ስራ ማቅረብ ትችላለህ? አዎ ጥራት ያለው ስራ ላቀርብ እችላለሁ። አሁን ለምሳሌ ሳይለንሱ የቮይስ ኤአይሌ ጥራት ያለው ስራን የማቀርበው። የድምጽ ተናጋሪ ነኝ በቀጥታ ነው ድምጽ የምናገረው እንደገና ደግሞ ባክግራውንድ ከኋላ የሚንጫጫ ጩኸት የለም የኔ ድምጽ ብቻ ነው የሚሰማው ድምፄ ደግሞ የተመጣጠነ ነው። እና ይሄን የማቀርበው ለምንድነው ጥራት ያለው ስራ ማቅረብ ስለምችል ነው። ችሎታው አለኝ እና። ለምሳሌ በዚህ በዚህ ካየነው እንደገና ደግሞ በሌላ ካየነው። ጥራት ያለው ስራ ማቅረብ ለራስህም ጥሩ ነው። ለምሳሌ ሰዎች አንተን ሀላፊነት ከሰጡት ጥራት ያለው ሰርተህ ለህሊና እረፍት ነው። ማላገጥ ወይም ማሾፍ አያስፈልግም። ምክንያቱም አንደኛ ጥሩ ተከፋይ እንድትሆንም ሊሆን ይችላል። ሁለተኛ ደግሞ። ስራተኛ ስለሆንክ እስከሆነ ድረስ እስከምትችሉ አቅም የማትችለውን ሳይሆን የምትችለውን ያህል መስራት አለብህ ማለት ነው። እና ሰዎች ጥራት ያለውን ጥራት ያለውን ስራ ማቅረብ ይችላሉ። አንዳንድ ሰው እየቻለ ላያቀርብ ይችላል። አንዳንድ ሰው ደግሞ ከማቅረብ ከሚችለው በላይ ሊያቀርብ ይችላል። እንደ ሰውዬ ፍላጎት ነው። ግን እኔ እስከምችለው አቅምዬ ድረስ አቀርባለሁ ማለት ነው። ምክንያቱም ምንም የሚጎልብህ ነገር የለም። አእምሮ ብዙ ሊሰራ ይችላል። እና ጥራት ያለው ማቅረብ ለራስም ለህሊናም ለሰውም ጥሩ ነው ብዬ ስለማስብ ነው። እና ጥራት ያለው ስራ ማቅረብ እችላለሁ እኔ እችላለሁ። ለምሳሌ ጥሩ ድምፆችን ባክግራውንድ ኖይዝ ምናምን ላለማስገባት እሞክራለሁ። እኮ። በተከታታይ ድምፆችን እየቀደው እልካለው ይሄ ምንድነው ጥራት ያለው ስራ ለማቅረብ ስለምፈልግ ነው ማለት ነው። ይሄን ይመስላል አሳቢ

የቤት እቃዎችን ትጠቀማለህ? አዎ የቤት እቃዎችን እጠቀማለሁ የቤት እቃ ማለት በቤት ውስጥ የሚገኙ እቃዎች ነው ለቤት ጥቅም ውስጥ ሊያገለጉ የሚያው እቃዎች ነው ለምሳሌ እንዘርዝር ከመጀመሪያው ስንጀምር። ወንበር የቤት እቃ ነው ጠረምቤዛው የቤት እቃ ነው ወጥ መስሪያ የቤት እቃ ነው ሻክላ የቤት እቃ ነው ማንኪያ የቤት እቃ ነው። ጋኑ የቤት እቃ ነው በርሚሊዮ የቤት እቃ ነው። እንጀራ መጋገሪያ የቤት እቃ ነው የስቶቭ መጋገ እቃ ነው የቤት እቃ ነው እንደገና ደግሞ። ሶፋዎች አልጋዎች የቤት እቃ ናቸው ብርጭቆዎች የቤት እቃ ናቸው ስኒዎች የቤት እቃ ናቸው ጀበኖች የቤት እቃ ናቸው። እሳት ማንደጃዎች የቤት እቃ ቸው እነዚህ። እቃ እቃዎች እኛን እንድንጠቀም ህይወትን ቀላል እንዲያደርጉልነ ራሳችን የሰው ልጆች የሰሯቸው ናቸው ማለት ነው። ሰው ሰራሾች ናቸው ማለት ነው። ለምሳሌ ወንበርን ለመቀመጫነት ትጠቀመዋለህ ማለት ነው። ጠረንቤዛን ለመደገፊያነት ተጠቅሜ ልሰራ እችላለሁ ማለት ነው። አልጋን ለማረፊያነት እንጠቀመዋለሁ ማለት ነው። በርሚልን ውሃ ለማስቀመጫነት ልጠቀመው እችላለሁ ማለት ነው። ወጥ መስሪያን ወጥ ለመስራት እጠቀመዋለሁ ማለት ነው። እንጀራ መጋገሪያ ምድጃውን ደግሞ እንጀራ ለመጋገርነት ልጠቀመው እችላለሁ ማለት ነው። እንደገና ደግሞ ስኒን ደግሞ ቡና ልጠቀምበት እችላለሁ ጀመናን ቡና ላፈላበት ይችላሉ። ብርጭቆን ሻይ ልጠጣበት እችላለሁ ኋላ ይጠጣበት እችላለሁ ኒኬልን ውሃ ልጠጣበት እችላለሁ እና የተለያዩ አገልግሎቶችን ልጠቀምበት እችላለሁ ለምሳሌ ደግሞ። የቤት እቃዎችን እንዴት እንደሚሰሩ ለምሳሌ በየሸክላ ሰሪዎች የቤት እቃዎችም ሊሰሩ ይችላሉ እንደገና ደግሞ በዘመናዊ መንገድ ከኢንዱስትሪዎች ብዙዎቹ እቃዎች ይመረታሉ ማለት ነው። እነዚህ ከሱቅ ሂደን በመግዛት የቤት እቃችን ልናሟላ እንችላለን ቡፌ ለምሳሌ ቡፌ ምንድነው ጠቀሜታው? ትናንሽ የቤት እቃዎችን እሱም የቤት እቃ ሁኖ ሳለ ትናንሽ የቤት እቃዎችን ለማስቀመጫነት ይጠቅማል ማለት ነው። ለምሳሌ ቲቪ ለማስቀመጫነት ብርጭቆዎችን በስነ ስርዓት ለማስቀመጥ የተለያዩ መጽሐፍትን ምናምን ለማስቀመጥ እንጠቀምበታለን ቡፌ ማለት ነው። እንደገና ቁም ሳጥን ቁም ሳጥን ይሄም የቤት እቃ ነው ምንድነው የቤት እቃነቱ? ደግሞ እሱ ቁምሳጥን የሚጠቅመንጰልብሶችን በስነ ስርዓት ሳይ እንዳይበላሹብነ በስነ ስርዓት ለማስቀመጥ ለማስቀመጥነት ይጠቅመናል ማለት ነው። የቁም ሳጥን የሚለው ጠቀሜታ ማለት ነው። እና በምን ሊሰሩ ይችላሉ በአብዛኛው የቤት እቃዎች በእንጨት ሊሰሩ ይችላሉ በእንጨት ሊሰሩ የሚችሉ ቁም ሳጥኖች የቡፌዎች ሶፋዎች ምናምን ሊሰራሉ። በእንጨት ብቻ አይደለም በልብስም በሶፋም ምናምን ይታከልባቸዋል አንደገና ደግሞ በብረት የሚሰሩ ቡና መውገጫዎች ስቶቮች መጋገሪያዎች ምናምን ብረት ይጨመርባቸዋል ማለት ነው። እንደገና ደግሞ ከፕላስቲክ ሊሰሩ ሚችሉ ጀሪካዎች በሪሚሎች ሳፋዎች እጅ ማስታጠቢያዎች ምናምን እነዚህ የ ከፕብላስቲክ ሊሰሩ ይችላሉ ማለት ነው። እንደገና ደግሞ በሸክላ የሚሰሩ ምን ምን አሉ ጋኖች አሉ። ወጥ መስሪያ ብረድስቶች ሸክላዎች አሉ። ማንካዎች አሉ። ጋኖች አሉ ፌርሜሎች አሉ። እነዚህ ደግሞ ከሸክላ የሚሰሩ ጥቅሙ እኛ የሰው ልጅ ለማገልገል የሰው ልጅ የሰራቸው እቃዎች ናቸው ማለት ነው። ይሄን ይመስላል የቢሚኔ የቤት እቃዎችን ትጠቀማለህ ማለት ከዚህ በፊት የዘረዘርኳቸውን እጠቀማለሁ ማለት ነው። እና እንደ አጠቃቀማቸው የተለያዩ ጠቀሜታ ይኖራቸዋል ማለት ነው። ስለዚህ እኔ ቤት እቃ እጠቀማለሁ ማለት ነው